በተፈጥሮ መራመድ እኔ እወዳለሁ ማለት አሁን ለምሳሌ እኛ ስናራመድ ብዙ ነገር ከአእምሮአችን ከእንዲሁም ደግሞ ከሰውነታችን የተለያየ ጭንቀት ካለ እሱን ማስወገድ እንችላለን ስለዚህ በምንራመድበት ሰዓት ለራሳችን ለጤናችን በጣም ብዙ ጠቀሜታ አለው። እና ለዛ እኔ መራመድ መራመድ በጣም ነው የምወደው እና ስራም እድ ደግሞ አብዛኛውን ጊዜ በባዶ እግሬ አላራመድም ማለት አካባቢዬ ላይ ያለው የተፈጥሮ ሁኔታ በባዶ እግሬ እንድራመድ አያደርገኝም ማለቴም መሬቱ አይመችም ለመራመድ ማለት ነው መሬት ላይ የተለያዩ ነገሮች ሊኖሩ ይችላሉ። ለምሳሌ ያህል:- እንትን ይኖራል ሚስማር ይኖራል እንዲሁም ደግሞ የተለያዩ ስለታማ የሆኑ ነገሮች ይኖራሉ እና በዛ ሰዓት እግሬን ሊወጋኝ ይችላል ወይ ሊቆርጠኝ ይችላል ስለዚህ በባዶ እግሬ ላለራመድ እችላለሁ ነገር ግን ጫማ አድርጌ ከቦታ ቦታ እንቀሰቀሳለሁ። ለምሳሌ:- ግቢ የኛ ግቢያችን በጣም ትልቅ ነው ማለትም አምስት መቶ ከሬ ነው ለዛ በጣም ረጅም ነው እና ለመራመድ ከፈለኩኝ ከአንድ ጫፍ ወደ ሌላ ጫፍ ከጎን ወደ ጎን እንደዛ በሚሄድበት ሰዓት መራመድ እችላለሁ ስለዚህ እያደረኩኝ እራመዳለሁ ነገር ግን እንደዚህ በባዶ እግሬ ምናምን ልራመድ አልችልም ምክንያቱም እግሬ ሊጎዳ ስለሚችል ማለት ነው። ግን አንዳንዴ ደግሞ ለምሳሌ:- ሌላ ቦታ ወጣ ብዬ ለመጽናናት ከሄድኩኝ ንጹህ ሳር ካየሁኝ ንጹህ ሳር ማለት በቃ አረንጓዴ የሆነ ደንደን ያለ ሳር ካገኘሁኝ ያኔ እራምዳለሁ እዛ ላይ በባዶ እግሬ ብሆን እና በራምንት በጣም ደስ ይለኛል ምክንያቱም አንደኛ ሳሩን መንካቱ እና ደግሞ ቅዝቃዜውን እንዲሰማኝ ማድረጉ በራሱ አንድ ራሱን የቻለ ህክምና ነውና እኔ በጣም ደስ ይለኛል በባዶ እግሬ መራመድ ማለት ነው። እና እንደዚህ አይነት ቦታዎችን ጋር አገኘሁኝ እራመዳለሁ በባዶ እግሬ ሌላ ደግሞ ሲቀጥል አሁን በእንደዚህ አይነት ቦታዎች ላይ መራመድ ለጤናም ጥሩ ነው አሁን ጫማ አድርጎ ከመራመድ ባዶ እግር ሆኖ መራመድ እሱ የተሻለ ምክንያቱም ለጤናችን በጣም ጠቃሚ ስለሆነ ማለት ነው። እና በእንደዚህ አይነት አጋጣሚዎች እኔ እራመዳለሁ በደንብ። አንዳንዴ ግን አሁን መራመዱ ላይክ ለጤና ጥሩ የማይሆንበት ጊዜ ይኖራል እና ደግሞ የምራመድበትን ጊዜም እመርጣለሁ አሁን ለምሳሌ በብዛት ብራመድ ብዬ የማስበው በጣም ጥላ ሲሆን ወይም ደግሞ ፀሀይ የሌለበት ሰዓት ላይ ብራመድ ደስ ይለኛል ይሄኛው ታይም የኛው ጊዜ የሚሆነው ደግሞ ስንት ሰዓት ነው ላይክ ጠዋት ላይ ወይም ደግሞ ወደ ማታ ላይ ያኔ ምንም ፀሀይ አይኖርም እና ደግሞ እዛ ላይ ለመራመድም እኔም ብዙም ሳይሞቀኝ አሪፍ የሆነ አካባቢ ስለሚፈጥርልኝ ያን ሰዓት እመርጠዋለሁ ከዚህ ውጪ ግን ሲቀጥል አሁን በጣም ፀሀይ ሲሆነውን ከሰአት ላይ ምናምን በዚህ ሰዓት አሁን ተራመጂ ብትሉኝ በጭራሽ አላደርገውም ምክንያቱም አንደኛ በጣም ነው የምለፋው ልፋቱ ይታየኛል አሁን ማለት በጣም ልፋት አለው። ፀሀዩም ያደክማል በዛ ላይ እኛም እየተራመደ የምንቀጥል ከሆነ ሁሉም ነገር እንትን ይለናልና ያደክመናል ስለዚህ ያ ነገር አግባብ ነው ብዬ አላስብምና ጥሩ አይደለም። ሌላ ደግሞ በሁለተኛ ደረጃነት ደግሞ በዛ ሰዓት የምንራመድበት ሰዓት አይምሮአችን ከመዝናናት ይልቅ የሚጨናነቅ ነው የሚመስለኝ ሁላ ማለት ነው ምክንያቱም እንትን ስሜቱን አናጣጥመውም በቃ በባዶ እግር የመሄድ ስሜትን አናጣጥመውም ወይም መራመድን አናጣጥመውም ማለት ነው ለዛ በፀሀይ እኔ አልመክርም ሌላ ደግሞ ማለት ነው አሁን በብዛት አዲስ አበባ ውስጥ መንገድ እየተሰሩ ነው እና መንገድ በሚሰራበት ሰዓት የመኪና መጨናነቅ አለ እና ደግሞ ያሰብንበት ቦታ ላይ በቀላሉ መድረስ አንችልም በመኪናው ይሁን በአምስት ደቂቃ የምንደርሰውን መንገድ መንገድ ስለተዘጋጋ ብቻ አንድ ሰዓት ወይም ደግሞ ተኩል ሰዓት የሚፈጅበት ጊዜ ይኖራል። ለዛ በዛ ጊዜ ግዴታ ምን ምን ይሆናል አማራጫችን መራመድ ይሆናል ማለት ነው እና በእግራችን ሄደን ያንን ቦታ እናልፈዋለን እና በእግራችን በምንሄድበት ሰዓት ወደ ሃያ ደቂቃ ምናምን ሊፈጅብን ይችላል እና ያ ደግሞ ማለት ከመኪናው የተሻለ ሄደናል ማለት ነው ነገር ግን ያው ድካም አለው ቢሆንም እንደዛ የምናደርግበት አጋጣሚዎች

እኔ በጣም ብዙ የቅርብ ጓደኛ አለኝ ብዬ የምል ሰው አይነት ሰው አይደለሁም ነገር ግን የቅርብ ጓደኛው አለችኝ። አሁን አሁን ላይ አሁን አሁን ላይ ከታየ። አንዴ ቅርብ ጓደኛ አለችኝና ለሷ ሁሉንም ነገር አወያያታለሁ ነገር ግን ሰው ነንና አንዳንዴ የሆነ ነገር ሳት ሊለን ይችላል። ስለዚህ ለእሷ ያን ያህል ብዙ ነገር አልነግራትም። ግን የቅርብ ጓደኛ አለችኝ። እና ለእሷ ከእሷ ጋር ሳወራ የሆነ የሆነ ነገራችን ይመሳሰላል በህይወታችን አንዳችን ከአንዳችን ልምድ እንወስዳለን ማለት ነው። ስለዚህ እሷ የቅርብ ጓደኛዬን ናት ብዬ ልል እችላለሁ። ነገር ግን አሁን በጣም ከተጠየቅኩኝ ይሄን ጥያቄ ግን የቅርብ ጓደኛዋ ብዬ የማስባቸው እህቶቼ ናቸው። ምክንያቱም እህት በሚኖራችሁ ሰዓት ማለት ነው። ሁሉንም ነገር ከድሮ ጀምሮ ከህፃን እያላችሁ ጀምሮ እስካሁን አዋቂ እስከምትሆኑበት ድረስ አብራችሁ ያደጋችሁ። አብረን ያደግን ልጆች ነን አንድ ላይ ማለት ነው። እና ከድሮ ጀምሮ ያለኝን ባህሪ ያውቃሉ ምን አይነት ሰው እንደሆንኩኝ ያውቃሉ። እና ደግሞ ለወደፊት ራሱ እኔ ራሴን ከምገምተው በላይ እነሱም ይገምቱልኛል እኔ ምን አይነት ሰው እንደምሆን ማለት ነው። ስለዚህ አሁን በዚህ ሰዓት ምን ምን እላለሁ እነሱ በጣም የቅርብ ጓደኞቼ ናቸው ብዬ አምናለሁ። ከሌላ ሰው አንፃር ስናየው ማለት ነው እነሱ ለኔ በጣም ጓደኞቼ ናቸው ብዬ አስባለሁ እህቶቼ ማለት ነው። ነገር ግን ደግሞ ሰው ነንና ሌላም ጓደኛ ይኖረናል። ስለዚህ እንዲህ ኖርማል ጓደኞች ከሆነ ብዙ ጓደኞች አሉኝ አሁን ለምሳሌ በስራ ምክንያት ራሱ የምተዋወቃቸው ጓደኞች አሉ። ነገር ግን ስራ ነውና ስራ ቦታ ስሄድ በደንብ እገባባቸዋለሁ። እናወራለን እንበላለን አብረን እንጫወታለን። ነገር ግን ከስራ በኋላ ከሆነ ግን ያኔ እንትን ልንል አንችልም። ልንገናኝ አንችልም ያን ያህል አሁን ለምሳሌ የሆነ በኤሌክትሪካል የምሰራው ስራ ነበረ። ያኔ የምተዋወቃቸው ልጆች ነበሩና እነሱን ልጆች አብረን በደንብ እንተዋወቃለን በደንብ እንግባባለንና አብረን እንጫወታለን ምን እንላለን ነገር ግን። ልክ እዛ ስራ ካቆምኩኝ በኋላ ብዙም አንገናኝም እንደ ድሮ አይደለም የምናወራው ምክንያቱም ሁሉም በራሱ የህይወት ጣጣ ውስጥ ነው ያለው እና ሁሉም የራሱን ህይወት ስለሚያሳድድ። ያኔ ብዙም አንገናኝም ግን አልፎ አልፎ አሁን ቲክቶክ ላይም ይሁን እንዲሁም ቴሌግራም ላይ እናወራለን። ያኔ በምናወራበት ሰዓት በህይወታችን ምን አይነት ደረጃ ላይ እንደደረስን እንነጋገራለን። ያኔ በምንነጋገርበት ሰዓት አንዳንድ ልምዶችን እንለዋወጣለን። እና ደግሞ የሆነ ፕሮግራም ቢኖርብኝ ወይም ዝግጅት ቢኖርብኝ ያኔ እነሱን እጠራቸዋለሁ እነሱን በተመሳሳይ መልኩ ይጠሩኛል። ስለዚህ እንደዚህ ነው ያለን ቀረቤታ በጣም ውስጥ ለውስጥ ባይሆንም። ያለን ቀረቤታ እንደዚህ ነው ማለት ነው ከስራ ባልደረቦቼ ጋር ወይም ደግሞ ስራ ቦታ የምታዋወቃቸው ጓደኞቼ ማለት ነው። እና የቅርብ ጓደኛ ሲባል ማለት ነው አሁን ለምሳሌ እህቶች ባይኖሩኝ ኖሮ በእርግጠኝነት አንዷን ጓደኛዬ በጣም የቅርብ ጓደኛ አድርጊያት። ከእሷ ጋር እያንዳንዱን ነገሬን ሼር ልለዋወጥ እችል ነበረ ነገር ግን። አሁን ስናየው ግን በዚህ ጊዜ እኔ እንደኔ እንደኔ ማለት ነው። እህቶች ስላሉኝ አልሀምዱሊላህ እንትን ሰጥቶኛል እህት ወንድም ሰጥቶኛል እና እነሱን እህት ወንድሞቼን ከምንም እና ከማንም በላይ ቅርብ አድርጌ ነው ማሰባቸው። እና ደግሞ ከእነሱ ጋር የተለያዩ የህይወት ውጣ ውራጆቻችንን እንለዋወጣለን። እና እኔ ለሌላ ሰው ከምነግረው ይልቅ ለእነሱ በግልጽ ብነግራቸው እረፍትን አገኛለሁ እንደውም ለሌላ ሶስት ነገር ማለት ነው። በጣም የመጨነቅ ስሜት ይሰማኛል ምክንያቱም ሰው ነንና አንዳንዴ እንትን ልንል እንችላለን። አንዳንድ የራሳችንን ሚስጥር ወይም ደግሞ ሚስጥራችንን ለሌላ ሰው ሊነግሩብን ይችላሉ ምክንያቱም እነሱም ሰው ናቸውና ይሳሳታሉና አንዳንዴ የኔነት ስሜት ላይሰማቸው ይችላል። የሆነ ሰው ልክ በሚወጣበት ሰዓት ለምሳሌ አሁን እኔ የሆነ ስለ ህይወቴ የገጠመኝን ከባድ ችግር ቢኖርና ለአንዷ ባማክራት እሷም ሄዳ ለሌላ ሰው እንዳትናገር ትልና ለሌላ ሰው ሄዳ ልትነግር ትችላለች ዞሮ ዞሮ ይዛመታል ወሬው ማለት ነው። እና ነገር ግን ለእህቶች ከተነገረ ግን እንደራሳቸው ነው ሚስጥሩ የሚጠብቁት ለዛ። እኔ ለእህቶቼ ብነጋገር ደስ ይለኛል። እና